ቅመማ ቅመም የበዛበት ምግብ ትወዳለህ? አዎ ቅማማ ቅማም የበዛበትን ምግብ እወዳለሁ፤ ምክንያቱም ምግብ እንዲጣፍጥ ቅመማ ቅመም መብዛት አለበት ለምሳሌ ዶሮ ወጥ ሲሰራ የተለያዩ ቅመማ ቅመሞች መብዛት አለባቸው ምክንያቱም እንዲጣፍጥ እንዲበላ ነው ስለዚህ ቅመማ ቅመም የበዛበትን ምግብ መመገብ ደስ ይለኛል።

ጭንቀት ሲሰማ ምን ታደርጋለህ? ጭንቀት ሲሰማ እኔ ከተለየ ቦታዎች ሀጄ ጭንቀት የሚቀልበትን ሁኔታ እፈልጋለሁ ለምሳሌ የተለያዩ አማካሪዎች በመሄድ ስነልቦና አማካሪዎች በመሄድ ራሴን ከጭንቀት አገለግላለሁ ጓደኛ ጋር እሄዳለሁ ቤተሰብ ጋር እጫወታለሁ ትልልቅ ሰዎች ጋር ሄጄ አማክራለሁ እና የተለያዩ ቦታዎች ለምሳሌ ሪሊጅየስ ሃይማኖታዊ የሆኑ ቦታዎች እሄዳለሁ ስለዚህ እዛዛ ቦታ በመሄድ ጭንቀትን አውቃለሁ

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃን ከተለያዩ ውሃ አገኛለሁ ለምሳሌ ከወራጅ ውሃ ከቧንቧ ውሃ ከምንጭና የተለያዩ የመጠጥ ዉሃዎች ለተለያዩ አገልግሎት ይውላል። ለምሳሌ የወንዝ ውሃ የተለያዩ ልብስ በማተብ እና እግራችንን ሰውነታችን ለማጠብ ሲያገለግል ደሞ ከቧንቧ የምናገኘው ውሃ ንጹህ ውሃ ዘመናዊም ስለሆነ ለመጠጥ አገልግሎት ይውላል ማለት ነው እና ከምንጭ እና ከቧንቧ የተገኘው ለመጠጥ ይሆናል።

ውሃ ማምጣት ታውቃለህ አዎ ውሃ ኣመጣለሁ ለምሳሌ በተለያዩ እቃዎች ውሃ ከወንዝ ውሃ እናመጣለን እና የተለያዩ ቦታዎች ላይ የተለያዩ ጊዜ ውሃ እናመጣለን ውሃ ቤቴ በሚጠፋበት ሰዓት በተለያዩ ውሃ እቃዎች ውሃውን እናመጣለን ለምሳሌ በጀሪካ የተለያዩ ውሃዎችን በመግዛት ወደ ቤታችን እናመጣለን ውሃ በሚታፈበት ሰዓት የተለያዩ በድሮ እቃ ለምሳሌ መድጋሚ የሚለው እቃ እናመጣለን ማለት ነው

የአካል ብቃት እንቅስቃሴ ታደርጋለህ የአካል ብቃት እንቅስቃሴ አደርጋለሁ ለምሳሌ የአካል ብቃት እንቅስቃሴ እምሰራባቸው ጊዜዎች አሉ። ለምሳሌ የአካል ብቃት እንቅስቃሴ እምሰራባቸው ጊዜዎች። ጥዋት ላይ ጥዋት ላይ በመነሳት የተለያየ አካል ብቃት እንቅስቃሴዎችን እሰራለሁ ከስራ መልስ የአካል ብቃት እንቅስቃሴ አደርጋለሁ የአካል ብቃት እንቅስቃሴ የተለያዩ ሰዎች ጋር እሰራለሁ ለምሳሌ የስራ ጓደኞቼ ጋር የሰፈር ጓደኞቼ ጋር እና የተለያዩ ስፖርት ብቃት ያላቸው ወይም ስፖርት አሰልጣኞች ጋር በመሆን የአካል ብቃት እንቅስቃሴ እሰራለሁ ማለት ነው

ዶሮ አለ ዶሮዎች አሉኝ ዶሮ አረባለው ዶሮ ማረባበት ምክንያት አንዱ የተለያዩ ከዶሮ ማገኛቸው ጥቅመ ጥቅሞች አሉ አንዱ ዶሮዎችን በመሸጥ የተለያየው ገንዘብ ወይም ገቢ አገኛለሁ። ሌላኛው ደግሞ ደሮውችን በተለያየ ምግብ አውላችኋለሁ ለምሳሌ እንቁላላችኋን እመገባለሁ ስጋችኋን እመገባለሁ። በበዓላት የተለያዩ አውዳማቶች ላይ ዶሮ አልገዛም ምክንያቱም ዶሮ ስላለኝ ዶሮ ከቤት ነው የምትጠቀም ስለዚህ ዶሮ አለኝ

ምን አይነት ስልክ ትጠቀማለህ የምትጠቀመው ስልክ? ሳምሰንግ ሞዴል ሲሆን ኤ ሳምሰንግ ኤም ሞዴል ሲሆን ስማርት እና ባትሪው ላይፉ በጣም አሪፍ የሆነ የተለያዩ ዳታዎች ፍጥነት አሪፍ የሆነና የተለያዩ ጥቅም ላይ ይውላል። ለምሳሌ ማንበብ ይሆናል የተለያዩ የኦንላይን ስራዎችን መስሪያ ይሆናል። ለምሳሌ ይሄን ሳይላንስ ዮ ቮይስ ኤአይን እየሰራ ያለው ሳምሰንግ ሞባይል ወይም ኤም አስራ ሶስት ሞዴል ሳምሰን ሞባይል በመጠቀም ነው። ስለዚህ ምን አይነት ስልክ ትጠቀማለህ ሳምሰንግ

ሩዝ ትወዳለህ? ሩዝ እወዳለሁ ሩዝ የምወድበት ምክንያት አአ ሩ ሩዝ የተለያዩ ጉልበት ይሰጣል በጣም አሪፍ ነው። ለመመገብ የተለ ለስለስ ያለ ነው። ደግሞ ሩዝን በተለያዩ እእ ጎመኖች ጋር ጥቅል ጎመኖች ጋር የተለያዩ ቀይስሮች ጋር አብረ በመስራት በጣም ጠቃሚ የሆነ ምግብ ነው። ስለዚህ ሩዝ እመገባለሁ ሩዝ የምመገበት ሰዓት ጠዋት ጠዋት ቁርስ ላይ እና አንዳንድ ጊዜ ደግሞ ምሳ ላይ። እመገባለሁ ማለት ነው።

በየትኛው ቀን ወደ ገበያ ትሄዳለህ? አብዛኛው ጊዜም ገበያ የሚሄድበት ቀናት እኔ ቅዳሜ ነው። ቅዳሜ ከገበያ ከሶስቱ ከገበያ ቀኖች ቅዳሜን የምመርጥበት ምክንያት የተለያዩ ሰዎችን በተለይ በስፋት አገኝባታለሁ ማለት ነው። ለምሳሌ እሳችሁና ላኪውና ሻጩን ገዢውን አንድ ላይ የሚሆንበት ቀን ቅዳሜ ነው። ቅዳሜ ለምሳሌ በእኛ በኢትዮጵያ አንፃር ስራ ባህል ስራውን አብዛኛው ሰው ወደ ገበያ ይወጣል ስለዚህ የምፈልግበትን እቃም የማገኝበት ቀን ቅዳሜ ነው። ስለዚህ ቅዳሜን እመርጣለሁ

የይለፍ ቃል ትጠቀማለህ? አዎ የይለፍ ቃል እጠቀማለሁ። ለምሳሌ ይለፍ ቃል ስንል በዘመናዊ ወርድ ፓስወርድ የምንለው ነው። ስለዚህ ይለፍ ቃል በተለያዩ ፕላትፎርሞች ላይ እጠቀማለሁ። ለምሳሌ ቴሌግራም ላይ፣ ዋትሳፕ ላይ፣ ባይነንስ ላይ፣ ባይቤት ላይ፣ ጠንካር ያለ የይለፍ ቃል እጠቀማለሁ። ለምሳሌ ይለፍ ቃል በሶስት ልንከፍለው እንችላለን። ደከም ያለ፣ መካከለኛና ጠንካራ። ጠንካራ ስንል በጣም ጠበቅ ያለ ማንም ሊያውቅብን የማይችለው ይለፍ ቃል ሲሆን፤ እንደዚህ ይለፍ ቃል መጠቀም በጣም ጥሩ ነው። ላንተም ለጸጽታም ወይ ደህንነትን ይጠብቃል።

የምታስታውሰው ልዩ በዓል አለ? ከብዙ በዓላት ልዩ በዓላት ምለው እኔ አዲስ አመት ነው። ምክንያቱም ከተለያዩ በዓላት ለምሳሌ ጥምቀት ገና እና የመሳሰሉት በዓላት ላይ አዲስ አመትን ወይም መስከረም አንድን በልዩ ሁኔታ አየዋለሁ ምክንያቱም አሮጌውን ዘመን ትተን አዲሱን ተስፋ አዲሱን ማንነት ይዘን ስለ በተስፋ በማድረግ ስለምንጀምረው አዲሱ አመት ለኔ ልዩ ባዓሌ ነው። ብዬ አስባለሁ

የድሮ ፎቶዎችን ትይዛለህ? አዎ የድሮ ፎቶዎችን እይዛለሁ የድሮ ፎቶ ማለት የነበረውን ዘመን ማስታወሻ የተለያዩ ትልልቅ ሰዎችን ወይም ለሀገር በረው ውለታ የሆኑ ሰዎችን የምናስታውስበት ስለሆነ። ይሄን ፎቶ እይዘዋለሁ ፎቶም የማገኝበት የድሮ ፎቶዎች የማገኝበት ቦታ በብዙ ቦታ ነው። ለምሳሌ ሶሻል ሚዲያ ላይ ልክ እንደ ቴሌግራም ፌስቡክ እና ኢንስታግራም አይነቶች ላይ በመያዝ የተለያየ ቦታ አስቀምጣቸዋለሁ። ለምሳሌ ቴሌግራም ላይ ራሱ እዛው ክላውድ ላይ እና የተለያየ ፎቶ ፍሬሞች ላይ አስቀምጣለሁ ማለት ነው

በአደባባይ መናገር ትችላለህ? አሪፍ ጥያቄ ነው ይሄ አደባባይ መናገር በጣም የምመኘው ነገር ሲሆን አሁን እየሞከርኩ ገና ፕራክቲስ እያደረኩ እገኛለሁ ስለዚህ አሁን ባለሁበት ሁኔታ አደባባይ መናገር እችላለሁ ብዬ ደፍሬ መናገር አልችልም ምክንያቱም ብዙ ማስተካከላቸው ነገሮች ብዙ አሉኝና በአደባባይ ገና እየተናገርኩ አይደለም መናገር እየተለማመድኩ ስለሆነ በታች ግን በአደባባይ ለመናገር እየሞከርኩ ነው

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መነፈሻ ብዙ ጊዜ ይሄዳሁ። ለምሳሌ ወደ መናፈሻ የሚሄድበት ጊዜ በጣም ብዙ ነው። ወደ መናፈሻ ጓደኞቼ ጋር፣ ዘመዶቼ ጋር እና የስራ አጋሮቼ ጋር በተለያዩ ጊዜ እሄዳለሁ። ማለት እረፍት ጊዜን ተጠቅሜ የተለያየ መዝናኛ ወደ መናፈሻ ቦታዎች በመሄድ ጓደኞቼ ገጽናል ነው ለምሳሌ በትንሹ ቡና ቦታ፣ መናፈሻ ቦታዎች፣ ቡና ምንጠጣባቸው ቦታዎች አሉ ስለዚህ እዛ ቦታዎች ሄጄ እንዝናና

ሰንዳል ትለብሳለህ ሰንዳል አይለበስም ሰንዳል እኛ አካባቢ ባለው ስም አንፃር ሳንዳል። ቡና ጊዜ የተለያዩ ዝግጅቶች ጊዜ የምንለኩሰው እጣን ወይም ጭስ ሲሆን ሰንዳል አብዛኛው ጊዜ ትለብሳለህ የሚለው ጥያቄ ውድቅ ይሆናል። ምክንያቱም ሰንደል እኔ በማውቀው መጠን ምናጨሰው እንጂ የምናደርገው አይደለም

አትክልትን ስራ ታደርጋለህ? አዎ አትክልትን ስራ አደርጋለሁ ለምሳሌ ቤት አካባቢ ያለውን አካባቢ ዙሪያዬን በአትክልት እሸፍናለሁ ለምሳሌ ክረምት ክረምት ላይ በጣም የአትክልት ስራ እሰራለሁ ምክንያቱም እኛ በኢትዮጵያ አንፃር ዝናብን ጠብቀን ስለሆነ አብዛኛው ጊዜ ስራውን የምንሰራ ክረምት ክረምት እና በስራ መልስ የአተክልት ስራን አደርጋለሁ በቤቴ አካባቢ በዙሪያዬ በሰፈር የተለያዩ የአትክል ስራዎችን እሰራለሁ ስለዚህ የአትክልት ስራ እኔ ደስ የሚለኝ ስራ ዘርፎቹ አንዱ ነው።

ከፀሀይ እንዴት ትጠበቃለህ ከፀሀይ እንዴት ትጠበቃለህ አሪፍ ነው በተለያዩ የፀሀይ መከላከያዎችን በመጠቀም ከፀሀይ እጠበቃለሁ ለምሳሌ ትምህርት ቤት በምሄድበት ጊዜ ፀሀይ መከላከያ ጥላ ነገሮችን በማረግየተለያዩ ኬፖችን እነ ኮፊዎችን በማረግ ከፀሀይ እቀላቀላለሁ ይሄን ማድረጉ ፀሀይ ሲመጣኝ የተለያዩ ሰውነቶቼ ስለሚተኩሩና የተለያዩ ካለር ስለሚቀይሩ ነው።

በቤትህ ምን አይነት የቤት እቃዎች አሉ? በቤቴ ብዙ አይነት የቤት እቃዎች አሉ። ለምሳሌ ሶፋ ወንበሮች ጠረፔዛ ዘመናዊ ጠረፔዛዎች እና የተለያዩ ደረቅ ሶፋ ወንበሮች አሉኝ። ቲቪ የተለያዩ የቤት አልጋዎች ዘመናዊ የሆኑ አልጋዎች አሉ። የቤት እቃ ስንል እንግዲህ ያው የሚታይና ብዙ ነገሮች ለምሳሌ ሰርቪስን እቃ ማብያዎችን የተለያዩ ጌጣጌጦችን ሊሆን ይችላል። እኔ አብዛኛው ግን የምናገራቸው ማብራራቸው እለት ኖሯችን ላይ አብረው የሚሄዱ እቃዎች ናቸው። ለምሳሌ ሶፋ ወንበሮችን ብናይ አብዛኛው ቀን ለቀን የምንጠቀማቸው የምንቀመጥባቸው ስለሆነው ቲቪ ለምሳሌ ብናይ ቴሌቪዥን አብዛኛው እለት ለእለት የምናየው እንግዲህ አሁን የምናጠፋበት እቃ ነው። ስለዚህ የቤት እቃዎች በብዙ ነገር ከፍለን ልናያቸው እንችላለን

ቤቴ ልዩ የሆነ መቀመጫ አለ በቤቴ ልዩ የሆነ መቀመጫ አለ። ይሄ ማለት ደግሞ የተለያዩ እንግዳዎችን የሚቀመጡበት ቤተሰብ አባላት እና ያልተፈለጉ ሰዎች የማይገቡበት መቀመጫ ሲሆን ይሄ ደግሞ ልዩ የሆነ የተከበረ እንግዳ ሲመጣ የሚቀመጥበት ከሰው ላይ ተብሎ የሚቀመጥበት ሲሆን እሱ ደግሞ ለኔ በቤቴ ልዩ ውበት የሰጠ እና ልዩ መቀመጫም ነው

ቅመማ ቅመም የበዛበትን ምግብ ትወዳለህ አብዛኛው ቅመማ ቅመም የበዛበትን ምግብ አልወድም። ምክንያቱም ቅመማ ቅመም የበዛበት ምግብ ለጤናም ጥሩ ስላልሆነ። ቅመማ ቅመም የበዛ ምግብ ለጤና ስለማይመከር ስለዚህ አልወድም። ቅመም በዛበት ምግብ ብዙ ጊዜ አልመገብም። ምክንያቱም ለጤና ጠንቅነው ቅባት የበዛበት ምግብ ስንበላ አሁን ለምሳሌ የተለያዩ በሽታዎች እነዚህ ስኳር በሽታዎች ምናምን የተለያዩ ትልልቅ ቦሽታዎች ሊነሱብን ስለሚችል። ቅመማ ቅመም የበዛበትን ምግብ አልወደውም

ልብሶች በስርዓት የተቀመጡ ናቸው? አዎ አብዛኛው ጊዜ የኔ ልብሶች በስርዓት የተቀመጡ ናቸው ምክንያቱም በስርዓት የተቀመጡ ማለት ልብሶችን በየ አንትናቸው መደርደር ለምሳሌ የባህል ልብሶችን ከባህል ልብሶች ጋር እና ስራ የስራ ስብሎ የስራ ልብሶችን በስራ ልብሶች ጋር ተደርድረው የተቀመጡ ናቸው ለምሳሌ እኔ ስለብሳቸው የስራዎችን እስራ ቦታ ነው የማገኛቸው ተሰብስቦ ታጥቦ አንድ ላይ ተደርድሮ የምንገኙ ናቸው፤ ስለዚህ የስራ ልብሶችን አብዛኛው ጊዜ ስለምለብሳቸው ከበዓል ልብሶች ጋር አልደበልቅም፤ ምክንያቱም በአዓል ልብሶች በአዓልን ጠብቄ በአመት አንዴ ሊሆን ይችላል፣ ሁለቴ ሊሆን ይችላል ስለሚለበሱ በዓል ልብሶች ጋር አይቀመጡም ምክንያቱም የስራ ልብሶች አብዛኛው ጊዜ ይሄ ቶሎ ቶሎ መቆሸሽ ስላላቸው ስለዚህ የበአል ልብሶችን ለብቻቸው አስቀምጣለሁ ማለት ነው።

የልደትህን እንዴት ታከብራለህ የህ ጥያቄ ትንሽ ያወዘግባል ልደትህን እንዴት ታከብረዋለህ በሚል? እወስደዋለሁ ልዳቴን እኔ በተለያዩ ጓደኞቼ ጋር ዘመዶቼ ጋር ሆኜ አከብረዋለሁ ማለት የተለያዩ የተወለድኩበትን ቀን በማሰብ የተለያዩ ነገሮችን ሳረግ እውላለሁ ማለት ነው። ለምሳሌ ያክል ልደት የልደቴን ቀን የተለያዩ ሰዎችን በማገዝ እና የተለያዩ ማሰብባቸውን ለምሳሌ ቤተሰቦችን ሊሆን ይችላል ጓደኞችን ሊሆን ይችላል በማሰብ ሻማ በመብረት እውላለሁ ማለት ነው

ሳህኖችን ማጠብ ትወዳለህ? አዎ አብዛኛው ጊዜ እኛ ቤት ስራ ስንሰራ ለምሳሌ የተለያዩ ስራ ድርሻዎች ስላሉ ሚገርም ሁኔታ እኔ ሳህኖችን ወይም የቤት እቃዎችን የማጠብ ነው ድርሻዬ እና የተለያየ የቤት እቃዎችን አጥቤ በተለያየ ቦታዎችን መደርደሪያዎች ላይ እደራደራለሁ ሳህኖችን ማጠብ ትወዳለህ ሚለው አዎ ትክክል ነው እወዳለሁ ለምሳሌ ምግብ ቁርስ በልተን ሳህኖችን አጥባለው ምሳ በልተንም እንደዚሁ እራት በልተንም እንደዚሁ ስለዚህ እኔ ሳህን ማጠብ በጣም እወዳለሁ ማለት ነው

የፀሀይ ስትጠልቅ መመልከት ትወዳለህ? ፀሀይ ስትጠልቅ መመልከት እወዳለሁኝ። ለምሳሌ ፀሀይ ስጠልቅ የተለያየ መልካም ምድር በተለያዩ ሁኔታ ስለሚታይ ይሄን ጊዜ ራሴን አድሳለሁ ማለት ነው። ፀሀይ ስጠልቅ ማየት ለኔ በጣም ከምወደውና ሁልጊዜ ተግባሩ አንዱ ነው ምክንያቱም ራሴን አድስበታለሁ ሳይኮሎጂህን ማለት ራሴን አእምሮዬን ፈታ አረግበታለሁ ማለት ነው። ምክንያቱም መልካ ምድሩ በጣም ስለሚታይ ፀሀይ ስለምታፀባርቅ ስትገባ መልከ ምድሩ በጣም ደስ ሚለው ሁኔታ ስለሚታይ ይሄን መመልከት ለኔ ሁል ጊዜ ተግባሬ ነው። ስለዚህ በጣም እወደዋለሁ በጣም ያስደስተኛል በጣም ያዝናናኛል ከምንም በላይ ፀሀይ ስትጠልቅ ማየት።

ከደንበኞች ጋር ትገናኛለህ? አዎ ይሄ አሪፍ ጥያቄ ነው መጀመሪያ ደንበኛ ማለት አንድ ስራ ስንሰራ የምናገኘው የምናፋረው ጓደኛ ወይም ለዛ ደንበኝነት የሚዘልቅ ዘላቂ ሰው ሲሆን ስለዚህ ቅድሚያ አሁን የምሰጠው ከምሳራው ስራ በላይ ለደንበኞች ነው ምክንያቱም አንድ ደንበኛን በጥሩ ሁኔታ ተንከባከብክ ሌላ ደንበኛ ይዞ ስለሚመጣልህ ደንበኞችን በተለያየ ሁኔታ ግንኙነት አለኝ ለደንበኞች ጋር ስለዚህ በጣም ጥሩ ሁኔታ በጥሩ ሁኔታ እገናኛለሁ የተለያዩ ስራዎችንም አብሬ እሰራለሁ ለምሳሌ የተለያዩ የስራ መስኮችን አብሬያቸው እሰራለሁ ስለዚህ ያበረታቱኛል ደንበኞች ጋር ጥሩ ሁኔታ ጥሩ ግንኙነት አለኝ

በምን ሰዓት ትነሳለህ ይላል ጥያቄው? አብዛኛው ጊዜ የምንነሳው ይኸው ጠዋት ማታ ቀድሜ ስለምታኘው አብዛኛው ጊዜ አስራ አንድ ሰዓት ላይ እነሳለው ይሄ የጠዋል ልማድ ነው። ምክንያቱም ተዋታ ነሽቼ የተለያዩ ቦታዎች ስለመሄድ ለምሳሌ ቤተክርስቲያን እሄዳለሁ የአካል ብቃት እንቅስቃሴ እሰራለሁ። እና የተለያዩ ትምህርት ቤቶች ለምሳሌ ረጅም እርቀት ሄጄ ስለምማር ለዛ ስል ጠዋት ተነስቼ እሄዳለሁ ማለት ነው። ጠዋት መነሳት ልምዴ ነው። ምክንያቱም የምነሳበት የተለያዩ ስራዎችን ስለማከናውን ጠዋት ነው የምንነሳ

መተግበሪያዎችን ታወርዳለህ አዎ ብዙ መተግበሪያዎችን አወርዳለሁ ፕለይ ስቶር ላይ ለምሳሌ ስልኬ አንድሮይድ ስለሆነ አብዛኛው ጊዜ ፕለይ ስቶር ላይ አውርጄ ነው የምጠቀመው። ለምሳሌ መተግበሪያ ስንል ቴሌ ብር አለ ቴሌ ብር በጣም እምወደውና እምወደው መተግበሪያ ነው ምክንያቱም በቀላሉ ገንዘብን ወይም ፋይናንሻል ነክ የሆኑ ነገሮችን ለጓደኛ ለስራ አጋር በፍጥነት ስለምታስተላልፍ የቴሌ መተግበሪያ በጣም እወዳለሁ። ሌላኛው ደግሞ ለምሳሌ መተግበሪያ ስንል የተለያዩ መተግበሪያዎች አሉ። ለምሳሌ ሲቪ አፕሊኬሽኖች አሉ ኢምፔሳዎች አሉ። እነዚህን መተግበሪያዎችን በማውረድ እየተጠቀምኩ እገኛለሁ። ለወደፊትም እያወረድኩ የተለያየ የተሻሻለ እሚመጡ መተግበሪያዎችን እጠቀማለሁ ማለት

ይህ ስራ ቦታ ደህንነት እንዴት ነው ይላል? ይሄ በጣም የኔ ስራ የምሰራበት አካባቢ በጣም ጽዱ የሆነ ጤና የተጠበቀ እና ምንም አይነት የደህንነት ስጋት የሌለበት ሲሆን። ስራ ለመስራትም በጣም ምቹ ሁኔታ ፈጥሮልኛል። ለምሳሌ አካባቢው ጽዱ ሲሆን የስራ የመስራት ፍላጎትም የጀመረ ስለሚሄድ በጣም ደስ ይለኛል። ደግሞ ስራ ቦታ ላይ ያለኝ ግንኙነት የስራ አጋሮቼ ጋር በጣም እግባብ አለው በጣም ተወዳጅ ነኝ ብዬ አስባለሁ። ስለዚህ የስራ ቦታ ደህንነት አያሳስበኝም። ምክንያቱም በጣም ደህንነቱ የተጠበቀ ነው ጽዱ ነው በምንም ደህንነት ስንል በሁለት ምክንያቶች አሁን ደህንነትን ልናወራ እንችላለን። በሽታ የሚመጣና አካል ላይ የሚደርሰው ደህንነት ስለዚህ ከዚህ ስጋት ሁሉ ነፃ የሆነ ቦታ ስላለኝ በጣም ደስ ብሎኝ ነው የምሰራ።

የስራ ግምገማ ታደርጋለህ? አዎ የስራ ግምገማ አደርጋለሁ ምክንያቱም አንድ ስራ ስንሰራ ሁል ጊዜ መገምገም አለበት ምክንያቱም የስራ ውጤታማ የሚሆን ቢቻል ቢቻል በየሳምንቱ በየሁለት ሳምንቱ እና በወሩ ብንገመግም የተሻለ ነው። ስለዚህ የስራ ግምገማ እኔ አማደርገው አብዛኛው ጊዜ በየወሩ ነው። ምክንያቱም የተለያዩ ስራዎችን ስለምሳራ ጊዜ ስለማይበቃኝ የስራ ግምገማ በየወሩ አደርጋለሁ። ስለዚህ የሰራ ግምገማ ከስራዎቹ ሁሉ መሰረታዊ ነገር የስራ ግምገማ ማድረግ ነው። ምክንያቱም ደካማ ጎን አለ ጠንካራ ጎን አለ ደካማ ጎኑን ወደ ኋላ ታስቀራለህ ጠንካራ ጎኑን እንዲቀጥል ታደርገዋለህ። ስለዚህ የስራ ግምገማ አስፈላጊ ነገር ነው

የምትወደው እንስሳ ምንድነው? በጣም አሪፍ ጥያቄ ነው እኔ ደስ የሚለኝ ጥያቄ ሁልጊዜ ምክንያቱም የምወዳቸው እንስሳት ከቤት እንስሳት ከቤት እንስሳት ውሻንና ድመትን ነው። አብዛኛው ከሁለቱም ለየት አድርጌ የምወደው ግን ውሻዬን ነው። ምክንያቱም ውሻ ማለት ስሙ ነው እንጂ ክፉ በቃ የእሱን ነፍስ ሽጦ ለእኛ የሚኖር እንስሳ ታማኝ አገልጋይ ማለት ነው። ከሰዎች ልጆችም የበላይ ነው ብዬ አስባለሁ። ምክንያቱም ራሱን ሽጦ ለእኛ የሚኖር እንስሳ ቢኖር ውሻ ነው። ድመት እወዳለሁ ግን አልወዳትም አብዛኛው ጊዜ ማለት። ለምሳሌ ድመት የሆነ ቦታ ስጋ ብታይ ቤቷን ጥላ ነው። የምትሄድ ስለዚህ የምወደው ውሻዬን

የቀረ ምግብ ትባላለህ የቀረ ምግብ ማለት ያው የተበላሸ ምግብ እንደማለት ነው። ስለዚህ ይሄን ምግብ አልመገብም ምክንያቱም ይሄ ምግብ ለጤና ጠንቅ ስለሆነ የተለያዩ በሽታዎችን ሊያስይዘን ስለሚችል ይሄን ምግብ አልባላም። ስለዚህ የምመገበው ምግብ ንጹህ ሆኖና ወቅቱን የጠበቀ መሆን አለበት ፍሬሽ የሆነ ምግብ ነው። የምመገበው በአብዛኛው ጊዜ ምክንያቱም የጤና ችግር ስላለብኝ ጥሩ ምግብ ነው ምበላው። የቀረ ምግብ አልበላም ስለዚህ ደስ የማይል

ምን የቤት እቃዎችን ትጠቀማለህ አብዛኛው ጊዜ ይህ ጥያቄ ተደጋግሞ የተጠየቀ ጥያቄ ነው? የቤት እቃዎችን እእጠቀማለሁ ለምሳሌ አልጋ ነው አልጋ አብዛኛው ጊዜ ቀን ሆነ ማታ ለምኝታ እጠቀመዋለሁ። ሌላኛው ደግሞ የተለያየ ቁሳቁሶች አሉ። ለምሳሌ ስኔ ጀበና እና እ የምግብ እእ ትንንሽ ሳህኖች አሉ አብዛኛው በየጊዜው እንጠቀማቸዋለን። ለምን ካልክ እ የተለያዩ ምግቦችን ስንመገብ እ መጠጦቶችን ስንጠጣ እና ስናርፍ የተለያየ የቤት እቃዎችን እንጠቀማለን። አብዛኛው ቀን ለቀን የምንጠቀማቸው የመ የመመገቢያ እቃዎች አሉ። እ እና እነሱን አብዛኛው ጊዜ እንጠቀማቸዋለን

ዜና በመስመር ላይ ታነባለህ? ይሄ ጥያቄ ለኔ አይገባኝም። ምክንያቱም ዜና አቅራቢ ወይም ዜና አንባቢ አይደለሁም። ስለዚህ እኔ ዜና መስመር ላይ አላቀርብም አላነብም፤ ወይም ዜና አቅራቢ ስላልሆንኩ ግን ግን በዚህ ጥያቄ መሰረት ዜና መስመር ላይ እሰማለሁ። ምክንያቱም የተለያዩ ሶሻል ማህበራዊ ድረገጾች ላይ በማውረድ መስመር ወክ ሳደርግ እሰማለሁ በኤርፎን አድርጌ ማለት ነው። ስለዚህ ማንበብ አላነብም ግን ማዳመጥ አዳምጣለሁ።

የእቅጥር ሂደት እንዴት ነ? እኛ ሀገር የእቅጥር ሂደት በጣም አወሰጋቢና በጣም ችግር የተሟላ ነው ለምሳሌ አብዛኛው ጊዜ ቅጥር ሂደት ላይ በጉቦ ነው የሚገቡ ስለዚህ ይሄ ደግሞ በተለይ አንስተኛ ገቢ ያላቸው ቤተሰብ ያለንን ልጆችን የሚጎዳና በጣም አስቸጋሪ ሁኔታ ላይ ያለው ሰዓት ስለሆነ የቅጥር ሂደታችን ካልተሻሻለ በጣም ችግር ላይ ስለምንወድቅ እንደ ሀገር የተለያዩ የመንግስት አካላት ከሆነ የተለያዩ ማህበረሰቡ እዚህ ነው ርብርብ በመድረግ የተሻለ የቅጥር ሂደት እንዲኖር ማድረግ ስላለባቸው የቅጥር ሂደቴ ለኔ በተለይ በጣም አስቸጋሪና አንገብጋቢ ነበረ በሰአቱ ስለዚህ እኛ ጋር የቅጥር ሂደት መሻሻል የሚገባውና የተለያዩ ሰዎች መሳተፍ ያለበት ሲሆን ይሄን እንዲሆን አሰስባለሁ ማለት ነው።

ወደ ስራ ምን ለብሰህ ትሄዳለህ ወይም ትለብሳለህ? ስራ ጊዜ የተለያዩ የስራ ልብሶችን እለብሳለሁ ማለት ነው፤። ለምሳሌ ወደ ስራ ሲሄድ የስራ ቱታዎችን እለብሳለሁ። እና ቢሮ በምገባበት ሰዓት ደግሞ የቢሮ ስራዎችን ልብሶችን እለብሳለሁ ማለት ነው። ስለዚህ ወደ ስራ ስሄድ የስራ ልብሶችን ነው አብዛኛው ጊዜ የምለብስ ለስራ የዋና የራሱን ስራ ልብስ አለኝ። ቤት ላይ ስሆን ይሄ ብቻ የምለብሰውን ልብስ አለኝ። ስለዚህ የተለያዩ ልብሶችን ከፋፍዬ ነው የምለብስ

የአካባቢው ገብያ እንዴት ነው? የአካባቢያችን ገብያ አሁን አብዛኛው ጊዜ ገብያ ቀናትን በሶስት ከፍለው ነው። እምናየው ለምሳሌ ቅዳሜ ገብያ ሀሙስ ገብያ እና ሰኞ ገበያ ብለን እናያለን። ስለዚህ የሰኞና የሀሙስ ገበያ አብዛኛው ጊዜ። የገጠር ማህበረሰብ አይመጣም ምክንያቱም የተለያየ ስራዎች ስለሚሰሩባቸው ሰኞ እና ሀሙስ አብዛኛው ጊዜ የከተማ ማህበረሰብ ገብያ ነው የሚውለው። ስለዚህ ቅዳሜ ግን ሁሉም ሰው ስለሚገኝ ቅዳሜ ገብያ በጣም የደመቀና እና በጣም በህዝብ ብዛት የተጨናነቀ ገብያ ነው። ስለዚህ የተለያዩ ሰዎች ስለሚመጡ ገጠርም ሆነ ከተማ ቅዳሜ ገብያ በጣም ደስ ይላል

ድርጅቱን ባህል ትወደዋለህ? አው የድርጅታችንን ባህል እወደዋለሁ የድርጅታችን ባህል ስንል ለምሳሌ የተለያዩ የስራ ሂዳቶች የተለያዩ ስራዎች ማለት ነው ስለዚህ። ባህል የራሱ የሆነ ህግና መማሪያ ያለው ሰራተኞች ከአሳሪያቸው ጋር የሚገናኙበት እና የተለያዩ ደንበኞች ኬር ወይም የምንከባከበበት የረሳው የሆነ ባህል አለው። ስለዚህ በጣም ደስ የሚል ግን የሰራ ጋሮች ጋር ያለንን ግንኙነት የምናሳድግበት ይሄ ድርጊታችን ባህል ነው። ስለዚህ በጣም ደስ የሚል ባህል አለን

በበጋ ወቅት ምን ታደርጋለህ? በበጋ ወቅት እኔ ብዙ ስራዎችን የምሰራበት ነው ለምሳሌ ብናይ በበጋ ወቅት ሁለት ትምህርት እማራለሁ ቢያንስ ቢያንስ በትንሹ ስለዚህ ትምህርትም ምሰራበት የተለያዩ ስራዎችን ማከናወንበት ነው ምክንያቱም የስራ ቦታ በበጋ ወቅት ስራ በጣም ስለሚገኝ ስለዚህ በስፋት ስራዎችን የምሰራበት ወቅት ነው። እና በበጋ ወቅት እኔ በጣም ደስ የሚለኝ ወቅት ነው ስለዚህ የተሻለ የምኖርበት የምኖርበትን ቦታ የማስብበት በጋ ላይ ነው ምክንያቱም በጋ ላይ ሁሉ ነገር ስለሚኖር በጋ ለኔ የተሻለ

ሽቶ ትጠቀማለህ አሪፍ ነገር ነው። ሽቶ በጣም እወዳለሁ ሽቶ ዱድራንት በጣም ነው ደስ የሚለኝ ምክንያቱም። ሰው ልጅ ጽዱ ሆኖ ጥሩ ማዕዛ እንዲኖረው ከተፈለገ የተለያዩ ሽታዎችን መጠቀም ማለት ነው። ስለዚህ ጥሩ መዓዛ ያለው ሽቶዎችን በጣም ደስ ይሉኛል። በጣም እወዳለሁ። ጥሩ መዓዛ ያለውን ሽቶ። እጠቀማለሁ አብዛኛው ጊዜ ለምሳሌ እኔ አብዛኛው ጊዜ ከምጠቀማቸው ሽቶዎች። በአይፒ ሳቤጅ ምናምን የሚሉት ሽቶዎች አሉ በጣም ደስ የሚሉ እና ጥሩ ማዕዛ ያላቸው ናቸው። ሰውን በማይረብሽ መልኩ ነው የምቀባቸው ማለት። በጣም ሚሸት ሽቶ አሁን ሰውንም ይረብሻል ሳይነስ የለበት ሰው ይነሳበታል ስለዚህ። እኔ ምቀባው ትንሽ መዓዛ ያለውን ሳይሆን ትልቅ መዓዛ ሆኖ ሰው

ፍየል አይተህ ታውቃለህ ጥሩ ጥያቄ ነው አብዛኛው ጊዜ እኛ አካባቢ ያሉት እንዲህ ውስጥ ፍየሎች ናቸው ከበጎች ይልቅ አዎ ፍየሎች በሁለት ልንከፍላቸው እንችላለን ከእኛ አካባቢ አንፃር የደጋ ፍየል እና የበረሃ ፍየል ስጋቻውንም አሁን ብናወዳድር የደጋ ፍየሎች ብዙም አይጥምም ምክንያቱም ብዙም ቅጠላ ቅጠል ስለማያገኙ በረሃ ፍየሊት ደግሞ በጣም ሰውነታቸው የሞላ በጣም የማመሩ ስለሆነ ስጋቸውም በዚያን ልክ በጣም ጥሩ ስጋ ነው የሚሆነው ስለዚህ እኔ ከሁሉም ምርጫየ ስጋዬ የፍየል ስጋ ነው ምክንያቱም ፍየሎቹም በጣም ስለምወዳቸውና ስጋቸው በጣም ምርጥ ስለሆነ ነው።

የጫማ ቁጥር ስንት ነው አብዛኛውን ጊዜ እንደ ጫማ ሞዱ ይለያያል አብዛኛው ጊዜ የምለብሰው ግን ኤርፎርስ ጫማዎች አሁን ለምሳሌ አርባ ቁጥር ናቸው። ሌላ ሞድ ጫማዎች ደግሞ እንደዚህ ቁጥራቸው ይለያያል ምክንያቱም የጫማ ቁጥር ለምሳሌ ይሄ ነው ብዬ መናገር አልችልም ምክንያቱም እንደ ጫማ ሞድ እና ስፋት ይለያያሉ እንደ ጫማ ብራንዶቹ ይለያያሉ። ስለዚህ የጫማ ቁጥሬ አብዛኛው ጊዜ የተለያየ ነው። ምክንያቱም የተለያየ አይነት ጫማዎችን ስለምለብስ ለምሳሌ ኤርፎርስ ስለብሰ አርባ ቁጥር ነው። ሌላኛው አርባ ሁለት የሚሆንበት ጊዜ አለና ስለዚህ የጫማ ቁጥርን መናገር ትንሽ ከበድ

የጎረቤቶች ድምጽ ትሰማለህ? አዎ የጎረቤቶችን ድምጽ እሰማለሁ ምክንያቱም ጎረቤቶቼ የተለያዩ ስራ ሲሰሩ ሲመካከሩ እናያለን እንሰማለን ስለዚህ ይሄ ጎረቤቶች ድምጽ አብዛኛው ጊዜ እንሰማለን ስለዚህ ከጎረቤቶች ድምጽ በመስማት የተለያዩ ትምህርቶችን እንማራለን ትምህርቶችን እናገኛለን ማለት ነው ስለዚህ ከጎረቤት ድምጽ በተለያዩ የተለያየ ትምህርቶችን እናገኛለን ስለዚህ በጣም ጥሩ ትምህርቶችን አግኝቼበታለሁ ማለት ነው ስለዚህ ጎረቤት ላይ ድምፆችን ለምሳሌ ልጆች አጥፍቶ ልጆቹን ሲቆጡ ሲመክሯቸው እርስ በእርሳቸው ተጋጭተው ስለዛ ይሄን ግጭት ሲፈቱ ምናምን ይሀ ድምጽ ይሰማል።

"መዝገቦችን ታስቀምጣለሁ?" በጣም ጥሩ ጥያቄ ነው። አዎ አብዛኛው ጊዜ መዝገቦችን አስቀምጣለሁ። ምክንያቱም መዝገቦች የተለያዩ ጊዜዎች ስለሚያስፈልጉን የተለያዩ ጥቅሞች ላይ እናውላቸዋለን እንጠቀማችዋለን። ስለዚህ መዝገቦች በጣም አስፈላጊ ስለሆኑ አብዛኛው ጊዜ እጠቀማቸዋለሁ እገለገልባቸዋለሁ የተለያዩ መረጃዎችንም ስለሚይዙ በጥሩ ቦታው ላይ ች ላይ ሳን ተሰነዱ አስቀምጣቸዋለሁ ማለት ነው። ስለዚህ መዝገቦች በጣም አስፈላጊና ጥሩ ስለሆኑ በጣም ጥሩ ቦታ ላይ ማንም ከማይደርስበት ላይ አስቀምጣቸዋለሁ ማለት ነው።

ሌሎችን ማበረታታት ትችላለህ? በጣም ጥሩ ሀሳብ ነው። አዎ አበረታታለሁ ለምሳሌ ተማሪዎችን እንዲያተኑ ያለፍኩበትን ጊዜን እና ሁኔታው እንዴት እንዳለፍኩት በማስረዳት እና አእምሯቸውን እንዲነቃቃ ማለት በጣም እንዲህ እንዲህ እንዲህ ብዬ በጣም ተንካራ መሆናቸው እና እንዲያስተካክሉ እነግራቸዋለሁ እመክራቸዋለሁ። ይኸውም ቀለል ከሚለኝ ስራ አንፃር። እኔ በራሴ የተገነዘብኩት ሌሎችን ምን ጋር ነው ሌሎችን ማበረታታት በጣም ቀላል ነው። እና በጣም ደስ የሚል ስራ ነው። ስለዚህ ሌሎችን ማበረታታት ያለብን ነው ስለዚህ የሁላችንም ሀላፊነት ነው

የምትወደው ሽታ ምንድነው? የዶድራንት ሽታ እወዳለሁ አብዛኛው ጊዜ ዶድራን ሽታ የምወደው እኔም ዶድራንት ተጠቃሚ ስለሆንኩ ነው። ምክንያቱም ስራ በምን ሄድበት ጊዜ ጥሩ ማዕዛ ሲሸተን ደስ ይለኛል። ለምሳሌ ዶድራንት ሴቶችም ሆነው ቢቀቡ መዓዛ ያማረ ደስ የሚል ሁኔታ አለው። ስለዚህ የዱድራንት ሽታ በጣም ደስ ይለኛል በጣም እወደዋለሁ በጣም ይማርከኛል።

የምትወደው ሬስቶራንት የት ነው? የምወደው ሬስቶራንት አሁን አካባቢያችን ላይ የተከፈተ ያለው አዲሱ ሬስቶራንት በጣም ደስ ይለኛል። ምክንያቱም የተለያዩ አዳዲስ እቃዎች አዳዲስ ማሽኖች እና አዳዲስ ሰራተኞች ስላሉት በጣም ደስ የሚል በጣም ጽድት ያለ ሬስቶራንት ነው። የሬስቶራንት ስራ የጀመረው በቅርቡ ነው ስለዚህ በቅርቡ የጀመረም ስለሆነ ለደንበኛ ያለው በጣም ደስ የሚል ሁኔታ ነው። እና ስለዚህ ይሄን ሬስቶራንት በጣም እወደዋለሁ ሁል ጊዜ አብዛኛው ጊዜ እሄድበታል

የወተት ተ ተዋጽኦ ትወዳለህ? የወተት ተዋጽኦ በጣም የምወደው አ አ ነው። ምክንያቱም የወተት ተዋጽኦ በጣም ደስ ይላል ምክንያቱም ወተት ነክ ነገሮች በጣም ይመቹኛል። ምክንያቱም በህፃንነት ጀምሬ ተመግቤ ያደኩት ወተት ስለሆነ በጣም ነው የሚመቸኝ በጣም ደስ ይለኛል። ሁል ጊዜ የምመገበው ራሱ እ ወተት ተዋጽኦች ናቸው። ምክንያቱም ከጾም ውጪ የሆኑ ቀናትን ሁልጊዜ የወተት ተዋጽኦችን እወዳለሁ። እናም በጣም ከዛ ደግሞ አይብና እርጎ አብዛኛው ጊዜ እወዳለሁ እጠቀማለሁ